ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ፤ አዲስ ፊልም መምረጥ አለብን፤ ምናልባት አስቂኝ ወይም ድራማ ኤ ፖፕ ኮር ማዘጋጀት ጀመሬያለሁ። እ መጠጦችንም አዘጋጃለህ ሁሉም በሶፋ ላይ እቀመጣለሁ መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስቀዳለን፤ አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን፤ ምን እንደ እንደወደድ እንነጋገራለን። የፊልሙ ምሽት የመዝናኛ ጊዜ ነው፤ ጓደኞቼ ጋር ጊዜ ማሳለፍ ይበልጠኛል። እንግዲህ ልክ ነው ያው የተለያዩ ሰዎች ተሰባሰቡ በአንድ አዳራሽ ሊሆን ይችላል። በተለያየ ቦታ ላይ እ ፊልሞችን የማየት እንትን አለ። ከዛ ያ ፊልም ካለቀ በኋላ፤ አንዱ አንዱን ደግፎ አንዱን በቃ፤ እኔ የእሷ ትወና የእሷ የዳይሬክተር ሁኔታ በጣም ተመችቶኛል ሊል ይችላል። እኔ ለምሳሌ፣ እንግዲህ የተለያዩ ፊልሞችን አያለሁ። በቀደም እንደውም በጣም ነበር የማየው ፊልሞችን ምክንያቱም አንድ ፊልሙ ማየት ልክ ኤ አንድ መጽሐፍ እንደመጨረስ ስለሆነ፤ ኤ ፊልሞችን አይ ነበረ። ኤ ከሚያስደስቱኝ ሁሉ ኪያ፣ ኤ ፍቅር እስከመቃብር ይኸው ጀምረው ትዘውታል አራት ክፍል አድርገው በጣም ደስ የሚል ኤ ስስት የተለያዩ ፊልሞች አሉ በነገራችን ላይ፤ ኤ ታሪክን የሚዘግቡ፣ የተለያዩ ኤ መዛግብቶችን የሚያሳዩ፣ ባህልን፣ ታሪክን፣ የሀገር ሁኔታን፣ ስለ ፍቅር በደንብ የሚያሳዩ እኔ ብዙ ፊልም ከማየቴ አሁን ፍቅር ምን እንደሆነ፣ እንደዚህ አይነት እንደሆነ፣ በሽታ ነው፣ ደህነኛ ነው የሚለውን ነገር በደንብ ለይቼበታለሁ። እና የሚገርመው ከሴቶች ጋር እያወራሁ እያለ አሁን፣ ከሴቶች ጋር ሳወራ፣ አንተማ ልምድ አለህ፣ ብዙ ሰዎችን አይተሃል፣ ባለጌ ነህ ነው የሚሉኝ። ለመናገር አንዱም ሴት አላየሁም፣ ግን ፊልም በማየት እ የተለያዩ መጻፎችን በማንበብ ብዙ እውቀት አለኝ፣ ስለ ፍቅርም ስለ ህይወትም። እና ጥሩ የምመራ ራሴ ይመስለኛል። እንደው ፈጣሪ እርዳኝና ኤ ሌላው እንደዚህ የውጭ ፊልም አሁን እንግሊዝኛ ለመልመድ የተለያዩ የውጭ ፊልሞችን እያየሁ ነው። እንግሊዝኛ ማረፍ ነው። የእንግሊዝኛ ፊልሞችን በጣም ነው የሚያስደስተኝ። በቃ፣ የሆነ አለ አይደል፣ በህይወት ላይ የሚቀረጸው፣ የሚያስርጸው፣ ትዕግሥትንና ተስፋን የሚሰጥ ፊልሞች አሉ። በጣም ነው የሚያስደስተኝ ይሄን ስናይ የኤ ያስፋው እንላለን፣ እርግጥ ኤ ብዙ ልክ ደግሞ የተለያዩ ፊልሞች አሉ። ለምንም፣ ለዚህ ግባ፣ ለዚህ ጥቅም የማይባሉ ፊልሞችም አሉ። እነሱ ቢታረው ምጥሩ ነው፣ ምክንያቱም ትውልድን የሚቀርጽ እንጂ፣ ዝም ብሎ አቀራረጡ ብቻ የሚያምር፣ ምን አይነት ሀሳብ ማስተላለፍ እንደፈለጉ፣ ምን አይነት ኮንቴንት፣ ምን አይነት ይዘት ማስተላለፍ እንደፈለጉ እነሱም ያልገባቸው ብዙ ፊልሞች ፊል ፊልም ሠሪዎች አሉ፤ እነሱ ቢታረሙና ሕይወታቸው ሰውን ይሄ ህይወት ይቀይራል፣ አይቀይርም የሚለውን አገናዝበው፣ ለሁሉም ማህበረሰብ እኩል የሚሆን፣ የ በቃ የሚያገለግል ኤ ይጠቅማችኋል የሚለውን ነገር ብቻ ቢያስተላልፉልን ጥሩ ነው ብዬ አስባለሁ። በነገራችን ላይ በቃ ፊልም ያም ሆነ ይህ በጣም ጠቃሚ ነገር

በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎችን ተያይዘዋል። መዳረሻዬን ማረጋገጥ አለብኝ ትኬቱ ተገዝቷል ሆቴሉ ተይዟል ሻንጣዬን ማሰባሰብ አለብኝ። የንግድ ልብሶችን ማሸግ አለብኝ ላፕቶፖችንም ማምጣት አለብኝ የሰነዶች ቅጂዎችንም አዘጋጅቻለሁ። አውሮፕላን ውስጥ መስራት እችላለሁ አዲስ ቦታ ለማየት እደሰታለሁ። ግን ቤተሰቡ ይሄን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው ግን የስራ አካል ነው። እንግዲህ ሰዎች ብዙ ነገር ማድረግ ይችላሉ ብዙ ነገር ለማድረግ ደግሞ ከአንድ ቦታ ወደ አንድ ቦታ ይንቀሳቀሳሉ ማለት ነው። እና ይሄ ከአንድ ቦታ ወደ አንድ ቦታ በምንንቀሳቀስበት ጊዜ ከቤተሰብ የመራቅ አለ ከስራ ቦታችን የመራቅ አለ በተለያየ ሁኔታዎች መራቅ አለ። ለምሳሌ በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ ስብሰባዎችን ተያይዘዋል። መዳረሻዬን ማረጋገጥ አለብኝ ትኬቱ ተዘግቷል ሆቴል ተይዟል ሻንጣዬ ማሰባሰብ አለብኝ የንግድ ልብሶችን ማሸግ አለብኝ። ላፕቶቤንም ማምጣት አለብኝ ቀንጆችን አዘጋጃለሁ አውሮፕላን ውስጥ መስራት እችላለሁ አዲስ ቦታ ለማየት እደሰታለሁ ግን ቤተሰቤን እናፍቃለሁ። የግድ ጉዞ አንዳንድ አድካሚ ነው ግን የስራ አካል ነው። እንግዲህ ከአንድ ቦታ ወደ አንድ ቦታ እየሄድን የተለያዩ ስሮችን ልንሰራ እንችላለን። የንግድም ሊሆን ይችላል የተለያዩ ስራዎችን የጉልበት ስራም ሊሆን ይችላል ግን ከከተማ ወደ ከተማ ከሀገር ወደ ሀገር እየሄድን የምንሰራበት እድል አለ። እና እዛ ለመሄድ የምናዘጋጃቸው ቁሶች የምንጠቀማቸው የእለት ምግቦችን አስቤዞችን እነሱን ልንይዝ እንችላለን። እና ጥቂት ቀናት እንቆያለን ሶስት ሳምንትም ሁለት ሳምንትም አንድ ወርም አንድ አመትም ልንቆይ እንችላለን። ከሀገር ውጪ ከወጣን ሁለት አመት ሶስት አመት ሰርተን ቆይተን ልንመጣ እንችላለን። እና እዛ የሄድንበት ላይ ስብሰባ ልናካሂድ እንችላለን ስብሰባ የስብሰባ ሊሆን ይችላል ስራው መዳረሻችን ደግሞ ግዴታ ስብሰባ እሚደረግበት ቦታ ላይ መዳረሻው ላይ መገኘት አለብን። እዛ ለመድረስ ደግሞ የተለያዩ ትኬቶችን ቆርጠን በአየር በመኪና ልንሄድ እንችላለን። ሆቴል መያዝ አለብን ሆቴሎችን ይዘን እንቆያለን። የሚያስፈልገንን የሻንጣ የጫማ የልብስ የቲሸርት የተለያዩ ምግቦች የማይበላሹ ደረቅ እንደ ብስኮት እንደ ጥሪ አይነቶችን ይዘን እንሄዳለን። እንግዲህ ለንግድ ስራ የምንሄድ ከሆነ ደግሞ የተለያየ የንግድ መስሪያ መሳሪያዎችን ይዘን እንሄዳለን። ሰውም ካስፈለገን ሰው ላፕቶፕም እሚያስፈልገን ከሆነ ደግሞ ላፕቶፖችን ይዘን በመሄድ ጥሩ ኮኔክሽን እንደ ዋይፋይ አይነቶችንም ይዘን በመሄድ ስራችንን ልንሰራ እንችላለን ማለት ነው። እና ያን ስራ በምንሰራበት ጊዜ የተለያየ የድምጽ የዶክመንት ቅጂዎች ስለሚያስፈልጉ እነዛን ዶክመንት ቅጂዎች መያዝ አለብን። እንግዲህ እንደሚታወቀው ከአንድ ቦታ ወደ ሌላ ቦታ ሄደን በምንሰራበት ጊዜ የንግድ ስራ በጣም አድካሚ ነው። ግን አድካሚም ቢሆን ከጊዜ በኋላ በጣም ስኬታማ ባለሀብት የገንዘብ ነጻነት የጊዜ ነጻነት ሊሰጠን የሚችል ከስሮች አንፃር ዋነኛው ንግድ ነው። ንግድ ዋነኛው ታርጌቱ ምንድነው? በመሸጥና በመግዛት ብቃት ያለው ሰው ሀይለኛ ውጤታማ ይሆናል። የንግድ በቃ የመሸጥ የመግዛት ነው ምንም ይኖርህ ምንም አይኖርህ። ያለህን ነገር ግን የመሸጥ የመግዛት ብቃት ካለ አንተ ሀይለኛ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

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ እየወሰድኩ ነው ሪሌም እያወዳደርኩ እገኛለሁ ሌሎችንም ምንም እንዳደርኩ ያደረጉ ያየሁ ይህን የአእምሮ ጤና ላይ ይጎዳሉ መተግበሪያዎች ሰርዟል ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን። እከተላለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜ ለተሻለ ነገር። እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይሄውና መሞከር ያስፈልጋል። ሚዛንም ማግኘት አለብን ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም እውነት ነው ማህበራዊ ሚዲያ መሳሪያ ወይም መገልገያ መጠቀሚያ ማረግ አለብን። አብዛኛው ወንድም ጊዜ የምናሳልፍበትን ነገር መምረጥ የምናየውን ነገር መምረጥ በጣም ይገባናል ከምንም በላይ አእምሮአችንን መጠበቅ ስላለብን ነው። እንደዚህ የሚባለው አእምሮአችን በጥሩ ሁኔታ መንከባከብ አለብን። የምናየውን የምንመለከተውን የምንሰማውን አጋር ጭንቅላታችን ላይ የሆነ የሚፈጥረው ነገር ስላለ እሱን በደንብ መከላከል አለብን። እኔ አሁን ማህበራዊ ሚዲያን ይኸው በጣም ነው የምጠቀም ከምተቀሙት ውስጥ ነኝ። ግን የምጠቀማቸው ነገሮች ለአእምሮዬ ፍሬ የሚያፈሩ ቡቃያ ነው የሚያቀጠቅጡ ነው እንጂ ዝም ብዬ ይሄ ይሄ ሁሉንም ያገኘሁትን ሁሉ አላይም። ምርጫ ነው የማየው እውነት ለመናገር። ብዙ ሰዓት ነው የማይ ግን የማየው መርጬ ነው። ለምሳሌ ፖድካስቲንግ የሁለት ሰዓት ፖድካስቲንግ ላይ እችላለሁ። ያው ፖድካስቲንግ ግን በህይወቴ ላይ በጤና ላይ በአእምሮ በአስተሳሰቤ ላይ ሀይለኛ ለውጦችን እንደሚያመጣ ነው። አሁን እያየሁት ያለህ። ለምሳሌ አሁን ቲክቶክ ይሄ አጭር አጭር የሰላሳ ሰከንድ የአንድ ደቂቃ ቢዶዎችን አላይም እውነት ለመናገር ዝም ብሎ ነው ጊዜን የሚገልብኝ። ማሳለፍ የሚፈልጉት ነገርም ዝም ብሎ ነው የአስቂ ነገር በጣም ስለሚያበዛ እንደሱ አይነቶች አላይም። ካየውም እንደ ፖድካስቲንግ ረዘም ያሉ ፊልሞችን ላይ እችላለሁ በጣም ትኩረት ሰጥቼ ጠጥ ያለ ቦታ ላይ ሆኜ ነው። እንደ ሙዚቃ አይነቶችን ዝም ብዬ ቁጭ ብዬ አላዳምጥም። ማዳምጠው። በደምብ አሁን ስራ ላይ ሆኜ መንገድ ላይ የሆነ ትራንስፖርት ላይ ከሆንኩ በዛን ሰዓት እንደዛ አይነት ሙዚቃዎችን ላዳምጥ እችላለሁ። በእምነቴ ኦርቶዶክስ ነኝ እሱን ደግሞ ስብከት ላዳምጥ እችላለሁ እና ሶሻል ሚዲያን በአብዛኛው እኔ የምጠቀመው ነው። ቢዝነስ ወይም የሆነ ስራዎችን የኦንላይን ስራዎችን ለመስራት ለምሳሌ እንደ ጄንአይ አይነት ካምፓኒዎች ሲያዘጋጁን የሰራ እድል ሁለት ጊዜ ሁለት ወር ሁሉ ጄንአይ ላይ ሰርቻለሁ። አፕወርክ ያው በመስራት ላይ እገኛለሁ። አንድ ክሊያንት አግኝቼ ነበር ከእሱ ጋር የተወሰኑ ስራዎችን ሰርቻለሁ አሁንም አፕላይ እያደረኩ ነው። እና እንደነሱ አይነቶችን መረጃ እንዴት አያያርጌ አፖርክ መስራት እንዳለብኝ እንዴት አያደርጌ ጄኒን መስራት እንዳለብኝ አሁንም ይሄ የእናንተ የሳይለንስውን ስራ እንዴት መስራት እንዳለብኝ በአማርኛም የተሰሩ ቢዶዎችን በእንግሊዘኛም የተሰሩ ቢዶዎችን። ቻት ጂፒቲንም በመጠየቅ እንድ አይነት መረጃዎችን ለመሰብሰብ ስል ብዙ ሰአቶችን ማህበራዊ ሚዲያ ላይ ላሳልፍ እችላለሁ። ምክንያቱም ጠለቅ ያለ መረጃ ስለሚያስፈልግ ግን ጠለቅ ያለ ኖሌጅ ስለሚያስፈልገን። ብዙ መረጃዎችን ብዙ ቢዲዮዎችን ማየት ስለሚገባን በዚህ ምክንያት ማህበራዊ ሚዲያ ላይ በብዙ ሁኔታ ላሳልፍ እችላለሁ። ሌላው ወይ በቴሌግራም እና በዩቲዩብ ነው አብዛኛውን ማህበራዊ ሚዲያን የማሳልፈው። ቴሌግራም አሳልፋለሁ እውነቱን ለመናገር ብዙ ነው ግን። የአለምን መረጃ የሀገር ውስጥንም መረጃ በቀላሉ ማግኘት የምችልበት ስለሆነ። ቴሌግራም ላይ ግብት ብዬ እወጣለሁ እገባለሁ አንድ ሰላሳ ደቂቃ እይሄ እወጣለሁ። ደግሞ ቆይቼ ከአንድ ከሁለት ሰዓት በኋላ አስር ደቂቃም ሃያ ደቂቃም አይቼ የምወጣበት አለ። በአጭሩ መረጃ የማገኝበት ስለሆነ ቴሌግራም በጣም ነው የምጠቀመው ማለት ነው። ዩቲዩብ ይሁን እንደ ቢዶ ለማየት ምናምን የምጠቀምበት በጣም የሚገርም የፕላትፎርም አይነት ነው። ይሄን ይሄን ይመስላል